ስምንት ማለት ያው ቁጥር ነው። አንድ ነገር ከስምንት ሲቀረው ስምንት ይሆናል። ስለዚህ ስምንት ማለት በአማርኛው ቁጥር ነው በቅደም ተከተል ከሰባት በኋላ እና ከዘጠኝ በፊት የሚመጣ ቁጥር ነው።

ማለት በጎግል ላይ በኤአይ የሚፈጠር ሰዎች ለራስ የራሳቸውን አይዲ ወይም የራሳቸውን መለያ ከሌሎች ሰዎች ጋር የሚግባቡበት ሚሴጅ ሚላላኩበት ቴክስት ሚላላኩበት መልእክት ሚላላኩበት ሚቀበሉበት ማለት ነው።

ኮፊያ ማለት ያ ከራሳችን ላይ ምን ደፋው ነገር ነው። ከጨርቅ ነው የሚሰራው አንዳንዴ እና ሴቶችም ወንዶችም ያደርጉታል። አብዛኛው ጊዜ ግን የሚያደርጉት መላጣ ሰዎች ናቸው። ፀጉር የሌላቸው ሰዎች። ኩፍያ አድርገው ነው የሚጓዙት ለጸሀዩ ለመከላከል ሊሆን ይችላል። ሰውም መላጣቸው እንዳያይ

ሀላፊ ማለት አንድ የስራ ባልደረባ ሆኖ ነገር ግን አንተን ሊቆጣጠር ሊደግፍ የሚችል ወይንም ስትሳሳት እንደዚህ ተሳስተሀል ሊል የሚችል አንተን ሙሉ ሙሉ ሊቆጣጠር የሚችል ሰው ነው ሀላፊህ ማለት ነው። ስለዚህ ሴትም ሊሆን ይችላል ወንድም ሊሆን ይችላል።

ቅርጫት አለኝ አዎ እሱም ከቀርቅሃ ወይም ከሸንበቆ ይሰራል። የተሰራው ይሄ ቅርጫት የሚባለው ለምን ለማገዶ መያዣ ሊሆን ይችላል። የቤት እቃ እንትን ለማለት ሊሆን ይችላል ቤት ለመስሪያም ይሆናል። እና ቅርጫት የሚገርም ከቀርቀሃ የሚሰራ ከቀረቀሃ እንጨት ወይም እጽዋት የሚሰራ። የእቃ መያዣ ወይም እቃ ነው